ዶሮ የለኝም ወይ ዶሮ እንደውም በጣም ምጠላው እንስሳ ነው ማለት በጣም አጥፊ እንስሳ ስለሆነ። ዶሮና ፍየል አሎድም ዶሮ ወደፊትም ሰፊ ግቢም አደለም ያለኝ ጠባብ ነው ተከራይቼ ነው ምኖረው። ግን ደግሞ ሰፊ ግቢ ቢኖረኝ ራሱ በፍጹም ማርባት ማልፈልገው እንስሳ ቢኖር ዶሮ ነው ዶሮ አልወድም። መብላቱን ነው ምወደው

ያው የሆነ ነገር ቅድሜ ከመወሰኔ በፊት አሰላስላለሁ። ግን አንዳንዴም ቢሆን በስሜታዊነት የማደርጋቸው ነገሮች አሉ። ሁሉንም ነገር አሰራስራለሁ ማለት አይደለም አንዳንድ ስሜታዊ የሚያደርጉ አግሬሲቭ የሚያደርጉ ነገሮች ሲያጋጥሙ ግን ስሜታዊ እሆናለሁ።

የምወደው የስፖርት አይነት እግር ኳስ እና አትሌቲክስ ነው አትሌቲክስ በተለይ ሀገራችን በጣም የአትሌቲክስ መፍለቂያ ስለሆነች በጣም ኢትዮጵያናትያን አትሌቶች በሚያሸንፉበት ሰዓት ስሜታዊ ያደርጋል። እነሱ ሲሮጡ ማየት ባንደራችን ለብሶ ሲሮጡ መመልከት ቴሌቬሽን መስኮት ምናምን በጣም ነው ደስ ሚለው እና ስሜታዊ ሚያደርገው። እግር ኳስም እወዳለሁ። እኔ እንግሊዝ ፕሪሚየር ሊግ እና ስፒኤን ላሊጋ

ያው ውሃ ግቢ ውስጥ ስላለ ከቧንቧ ቀድቼ ምናምን አመጣለሁ ብዙም ራቅ ካለ ቦታ አይደለም ውሃ። ቀድቼ የማመጣው የሆነ ጊዜ ነው። ድሮ ማለት ስራ ቅጥር በምሰራበት ሰዓት ራቅ ካለ ቦታ። ውሃ ቀድቼ አመጣ ነበር። አሁን ግን ብዙም አይደለም ቅርብ ካለ ቧምቧ ቀርቶ ማምጣት ስለሆነ ብዙ የማይከብደው